በዚህ ስራ የሰራሁበት አንድ አመት ቢሆነኝ ነው። ማለት ይሄ ስራ የመጣው በቅርብ ነው። እና የተቀላቀልኩትም በቅርብ ነው። አንድ አመት ሊሞላኝ የተወሰነ አንድ ወራት ሚቀር ነው ያ ማለት አስራ አንድ ወራት በዚህ ስራ ላይ ቆይቻለሁ ማለት ነው። የተለያዩ ነገሮች በዚህ አይነት አፕሊኬሽን ስለሚላክ። አንድ ዘጠኝ አስራ አንድ ወራት በዚህ ስራ ላይ ቆይቻለሁ።

አዎ ማብሰል ሲባል የተለያዩ ትርጉም ሊኖረው ይችላል። እኔ ግን ምግብ ማብሰል ልበለውና በዛ ልያዘው እኔ ምግብ ማብሰል እችላለሁ። ያ ማለት ከዚህ በፊት ተማሪ እያለሁኝ ብቻዬን ተከራይቼ እየኖርኩ ስለነበረ ምግብ እራሴ ነኝ አብስዬ የምመገበው ማለት ነው። ያ ማለት ደግሞ ወጥ የሚሰራበት የተለያዩ አትክልቶችን የተለያዩ የዳቦ አይነቶችን አብዝዬ እጠቀማለሁኝ። አሁን ግን ያው ከትዳር በኋላ ደግሞ ያን ያክልም ደግሞ ከስርው ራቅ ብልም አልፎ አልፎ እጠቀማለሁኝ። ስለዚህ ምግብ ማብሰል እችላለሁኝ ማለት ነው።

የዝናብ ውሃ እሰበስባለሁ። በእኛ በኢትዮጵያን አቆጣጠር የዝናብ ወቅት የምንላቸው ሀምሌ ነሀሴና መስከረም አጋማሽ ስለሆነ ዝናብ ውሃ በጣም ጥርት ያለ ለልብስ ማጠቢያ ለተለያዩ እቃዎች ማጠቢያ። በውሃ በሮቶ እሰበስባለሁኝ። ሁለተኛ ደግሞ ለተለያየ አላማ ለፎቆች ለተለያዩ የቤት ማፅጃዎች ስለምጠቀምበት። የዝናብ ውሃ እንጠቀማለን እና እሰበስባለሁ በተለያየ መንገድ እሰበስባለሁኝ። ስለዚህ በጣም ወሳኝ ነው። ሀምሌና ናሀሴ መስከረም ልብስ የምናጥበው በዝናብ ውሃ ስለሆነ የዝናብ ውሃ እጠቀማለሁ።

አድስ የስራ ግኑኝነቶችን እፈጥራለሁ። እንዳልኩት እኔ የምሰራው መንግስታዊ ድርጅት ከሆኑ አለም ባንክ የሚረዳቸው ማህበረሰብ ውስጥ ስለ ውስጥ ስለሆነ ይህ ማህበረሰብ ደግሞ በተለያየ ኑሮ ደረጃ ስለሚኖሩ በተለያየ አቅጣጫ የሚመጡ በተለያዬ ሁነታ ላይ ያሉ ህብረተሰብ ስለሆኑ እነዚህን ህብረተሰቦች ደግሞ በተለያየ መንገድ ስራ እንዲያገኙ ኑሯቸው የተሻለ እንዲሆን ገቢያቸውም የተሻለ እንዲሆን የተለያዩ መንገዶችን እንፈጥራለን። ወይም የተለያዩ የስራ አማራጮችን ፈጥረን በሙያቸው በፍላጎታቸው ባላቸው ተሰጦ መሰረት ወደ ስራ እንዲሰማሩና ህይወታቸውን ኑሯቸውን ቤተሰባቸውን እንዲረዱ እናደርጋለን። እና አሁን በምፈጥራቸው ስራዎች አንፃር በንግድ በተለያዩ ዘፎች ማለት በንግ፣ በኮንስትራክሽን፣ በአገልግሎት፣ እንዲሁም በማኑፋክቸሪንግ ዘርፍ ተሰማርተው ራሳቸውንና ቤተሰባቸውን እንዲለውጡ የማድረግ እንዲሁም ደግሞ በማኑፋክቸሪንግ ብዙ ዘርፎች አሉ። ልብስ ስፌት፣ ቆዳ እና እንጨት፣ ብረታ ብረት የምናላቸው ዘርፎች እዛ ውስጥ ስለሆኑ ማለት ባለን ሪሶርስ ላይ ባለን የሀብት መጠን ተሰማርተው ውጤታማ እንዲሆኑ ማድረግ። ከተማ ግብርና ላይ በብዛት ዶሮ እርባ፣ ከብት እርባታ፣ ማድለብ ነገሮችን እንዲሰሩ ማህበረሰቡ ያው ዝቅ ያለ አካባቢ ያሉ ስለሆኑ ባላቸው ሪሶርስ በተለያዩ በየቦታ አጠቃቀማቸውን በካይዘን ዙርያ አድርገን እንድሰሩ የምቹ ሁነታን የመፍጠር እንትኑ አለኝ። እና በዚህ ዘርፍ በጣም አትኩረን እየሰራን

ቅሬታዎችን የማስተናግደው ብዙ ጊዜ ያው መነጋገር እወዳለሁኝ። ተነጋግሬ ግን የማይፈቱ ከሆነ በጣም አኩራፊ ስለሆንኩኝ በቀላሉ እንትን አልልም እና የቻልኩትን ያክል ቀርቤ ችግሮችን ተወያይቼ በቀላሉ መፍታት እፈልጋለሁኝ። ድጋሚ እነዚህ ቅሬታዎችን የውስጥ እንዲኖሩ አልፈልግም ግን ተቀረቀረ ቅሬታ ሰውየው ግን ይቅር ካላለ ወይም ደግሞ ካልተቀበለኝ ግን ምንም ማድረግ ስለማልችል ድጋሜ የመጠየቅ ፍላጎቱ የለኝም። በጣም ውስጤ ከተሰበረ በኋላ ለመመለስ ስለሚከብድ

ውሳኔ መስጠት እችላለሁም አልችልምም አልልም አማካኝ ላይ ነኝ። ምክንያቱም ቶሎ ውሳኔ መስጠት አልፈልግም። በነገሮች ደግሞ በጣም የዘገየ ምላሽም መስጠት አልፈልግም እና አማካኝ የሆነ ነገር ውሳኔ የመስጠት ባህሪ አለኝ። ያ ማለት በጣም የሚያሳዝኑ በጣም ደግሞ ውሳኔ የሚያስፈልጋቸው ከሆኑ በጣም ቀስ ብዬ ተረጋግቼ ውሳኔ የመስጠት ባህሪው አለኝ። ቶሎ ግን ውሳኔ የመስጠት ባህሪው የለኝም።

ታሪክ መንገር እወዳለሁ። ከሚያስደስተኝ ነገር አንዱ ታሪክ ለሌሎች ማካፈል ደግሞ ለሌሎች ማጋራት ነው። ብዙ ጊዜ እኔ ታሪክ አነባለው ታሪክ እሰማለው። ሰዎችም እኔን እንደዛ እንዲሰሙኝ እፈልጋለሁ። እና በጣም ታሪክ ለሌሎች ማጋራት እወዳለሁ። አጋራለሁ ግን አብዛኛውን ሰው ደግሞ የማይሰማኝ እና መጨረሻውን የማያዳምጠኝ ከሆነ በጣም ስለሚያበሳጨኝ። ከጀመርኩ በኋላ ማቋረጥ በጣም የሚሰለቸኝና በራሴ ዝም ብዬ ባይሰሙኝም ማውራት እወዳለሁ። ቅድሚያ ግን እንዲያዳምጡኝ ጊዜ እሰጣለሁኝ።